አበባው መንገድ ላይ ምግብ እገዛለሁኝ። ብዙ የተለያዩ ምግቦችን እገዛለሁኝ። እና እመገባለሁኝ ነው እንግዲህ ብዙ ጊዜ የሚሽጡ ምግቦች ለጤና አይመከርም። እና ብዙ ጊዜ አስለምጄ አልገዛም። አልፎ አልፎ ነው። ያው ሲደብረኝ እና መንገድ ላይ ሲርበኝ ምናምን ካልሆነ በስትቀር አልገዛም። ብዙ ጊዜ

በእግር ብዙ የተለያዩ መንገዶችን እሄዳለሁ እና በርግጥ በእግር ብዙ ርቀት መሄድ እችላለሁ። ለምሳሌ የሁለት ሰዓት መንገድ በእግሬ መሄድ እችላለሁ ከዛም በላይ ልጨምር እችላለሁ። ግን ብዙ ጊዜ ሁለት ሰዓት መንገድ ኖርማል ነው። ለእኔ እና ብዙ ጊዜ የሁለት ሰዓት መንገድ በእግሬ እሄዳለሁ ማለት ነው። እና ያው በእግር መሄዴ እግር ጡንቻ ያመጣል ለጤንነት ጥሩ ነው። አሪፍ ነው ብዬ ስለማስብ ነው የምሰራው እንደዛ ነው።

አዎ በሚገባ እሳት መንደድ እችላለሁ። ብዙ እሳቶችን አንድጃለሁ እና እሳት ማንደድ። ያው ቀላል ነው እኛ ጋር እንጨት ትፈልጋለህ እንጨት ካገኘን በኋላ ደግሞ። የተለያዩ ጉፍ ማንደጃ ነገራቶችን እንጠቀማለን ከርቢት ላይተር እና ናዳጅም እንጠቀማለን ቶሎ እንዲያየዝልን ማለት ነው። እና መያያዝ አልፈራም እሳት መያያዝ እችላለሁ ማለት ነው።

አዎ ፎቶ ማንሳት እወዳለሁ ቆንጆ ቆንጆ ፎቶዎችን በማንሳት እታወቃለሁኝ። ዩቲዩብ ላይ ኢንስታግራም ወይ ቲክቶክ ላይ ማለት ነው። እና ፎቶ ማንሳት። እወዳለሁኝ እና መለቃቸው ፎቶዎች ምናምን ደግሞ በጣም ብዙ ላይክ ምናምን ስለሚገኙልኝ ሞራል ሆነውኛል። እና እኔ በጣም ፎቶ ማንሳት እወዳለሁኝ። የተለያዩ ፎቶዎችን የተለያዩ እንስሳት ካልቸሮች። ኔቸሮች ምናምን አነሳለሁኝ ማለት ነው

አዎ በሚገባ ብዙ ሰነዶችን አዘጋጃለሁ ያው አላቃዬ ሲያዘኝ ሰነዶችን የሚያስፈልገውን ያክል እዘጋጅለታለሁ ማለት ነው። እና ብዙ ጊዜ አዎ ስራም ስፈታ እነሱን ነው ማዘጋጀት ብዙ ጊዜ የምሰራው በኋላ አለቃ ሲያዘኝ እንዳልቸገር እያልኩኝ። እና ብዙ ጊዜ እሰራለሁኝ ማለት ነው ብዙ ሰነዶችን አዘጋጃለሁኝ። አልፎ አልፎም አንዳንዴ ተወዋለሁ ማለት ነው

አዎ አዳዲስ ግንኙነቶችን እፈጥራለሁ በሚገባ አዳዲስ የስራ ግንኙነቶችን ሳገኝም እፈጥራለሁኝ ማለት ነው። የተለያዩ አዳዲስ የስራ ግንኝነቶችን መፍጠር እችላለሁ በኦንላይን ምናምን እያዳማጥኩኝ ለቤተሰቦች አጋራለሁኝ። ሁላችንም ወጥርን እንሰራለን ማለት ነው። እና የተለያዩ ስራዎችን እፈጥራለሁ በአካባቢየ

በስራ ውስጥ ያው የተለያዩ ጥሪዎች ይደርሱኛል ያው በብዛት ግን ብዙ ጊዜ አንድ አምስት ጥሪዎች ናቸው የሚደርሱኝ ማለት ነው። እና አንዳንዴ ከውጭ ሰው ምናምን ስራ ማሰራት ሲፈልግ ይደውልልኛል ብዙ ጊዜ። ያው አለቃ እና ጸሐፊዋ ምናምን ናቸው እንደዚህ ተብለሃል ምናምን እያሉኝ ስለሚነግሩኝ እነሱ ናቸው ብዙ ጊዜ የሚደውሉት። እና አንድ አምስት ጥሪ በስራ ጊዜ በደንብ በተደጋጋሚ ይደርሰኛል ማለት ነው

አዎ ላፕቶፕ አለኝ። ያው በስንት ጉድ መሰለህ የተገዛለኝ። ብዙ ለምኜ ነው የተገዛለኝ ላፕቶፕ ግን አሁን ላይ ገዝተውልኛል እቤት ያው አለኝ ማለት ነው። ለብዙ ነገራቶች እጠቀመዋለሁ። ትምህርት ለማጥናት የተለያዩ ሪሰርቾችን ለመስራት እና እንደዚሁም ለብዙ ነገራቶች በጣም ጠቅሞኛል ማለት ነው።

አይ አልችልም። ብዙ ጊዜ በፍጥነት መተየብ አልችልም ያው አስተንትኜ ምናምን ቀስ ብዬ ነው እንጂ በፍጥነት ብዙ ጊዜ መተየብ ይከብደኛል ነገራቶችን እና ብዙ ጊዜ ያው ቀስ ብዬ ምናምን አስተንትኜ ምናምን ካልሆነ በስተቀር አልተነብይም ማለት ነው እና ቀስ ብዬ ነው ብዙ ጊዜ ፈጥኜ መተየብ አልችልም።

አዎ ትንኞች በአካባቢው ያሉ ያው በብዛት የለም ግን አንዳንድ የቆሻሻ ቦታዎች ላይ እንደዚህ ውሃ ያለበት አካባቢ ላይ ትንኞች በጣም ነው የሚያስቸግሩት። እኔ ያለሁበት አካባቢ ትንሽ እንደዛ ስለሆነ ያው ትንኞች ያስቸግራሉ ማለት ነው። እና ብዙ ጊዜ በጣም ነው የምቸገረው እቤት ሁሉ። እ ቢንቢ መከላከያ እንጠቀማለን ማለት ነው።

አዎ የቤት እንስሳዎች አሉኝ እኔ የተለያዩ የቤት እንስሳዎች አሉኝ ከነዛም መካከል በጣም እኛ ቤት ያሉት ውሻ ዶሮ እና ድመት ናቸው ማለት ነው። እና በጣም ድመት ጋር ያለኝ ግንኙነት ነው። ውሻው ግኑኝነት ልዩ ነው ማለት ነው። በጣም የምንከባከባቸው ከጎኔ ሁሉ አይለዩኝም ማለት ነው።

እሺ እኔ የምወደው ልብስ ያው ቆንጆ የሆነ ብራንድ የሆነ ልብስ ይመቸኛል። በዛ ላይ የአሜሪካ ምርት በጣም ነው የሚመቸኝ ማለት ነው እና እኔ ብዙ ጊዜ ከታች ሱሪ ቆንጆ የሆነ ሱሪ ነው የምለብሰው ብዙ ጊዜ ከላይ ደግሞ ሸሚዝ እጠቀማለሁኝ ማለት ነው። ቆንጆ ቆንጆ ፏ ብየ ነው የምወጣው

ቤተሰቤ ጋር በቅርብ ሳምንት ሁለት ቀን እንሰባሰባለን ማለት ነው ያው የምንሰባሰበው እንዴት እንለወጥ? ምን የተለያዩ ነገራቶችን ብንሰራው ቶሎ ሀብታም እንሆናለን። ልክ እንደዚህና ደግሞ ቤት ላይ ወጣ ያለ ስነምግባር ያለው ልጅ ማነው? እንዴት ይስተካከል የሚለውን እናወራለን ማለት ነው። ልክ እንደዛ ተሰባስበን የተለያዩ ቆንጆ ቆንጆ ርዕሶችን እናነሳለን።

እሺ የቅርብ ጓደኛዬ እውነት ለመናገር ልዩ ሰው ነው። በህይወቴ እንደሱ አይነት ጓደኛ አይቼ አላውቅም በጣም ነው የሚለይብኝ ማለት ነው። በጣም ነው የምወደው እና ብዙ ጊዜ በቃ በቸገረኝ ጊዜ ይደርስልኛል። ሳጠፋ ይመክረኛል። እና በቃ ሁሌ እድሜልኬን በቃ እሱ ጋር ነው መሆን የምፈልገው። እና የተለያዩ በቃ በሀይማኖቱ ጠንካራ የሆነ ሰው ነው በጣም ነው ደስ የሚለው ማለት ነው። እና በጣም ለሱ ልዩ ክብር አለኝ ማለት ነው።

እሽ ደስ የሚል ጥያቄ ነው የጠየከኝ ችሎታ የእኔ ኳስ መጫወት። ኳስ መጫወት በጣም ችሎታ አለኝ በጣም ሰዎችን የማታለል ብቃት አለኝ ማለት ነው። እና በጎል እታወቃለሁ ብዙ ጎሎችን አገባለሁ። እና ብዙ ጊዜ ክልል ምናምን ወክዬ እጫወታለሁ ማለት ነው። እና በጣም ኳስ የመጨዋት ጥበብ ልዩ ችሎታ አለኝ ማለት ነው።

አዎ በመስመር ላይ ገዢነኝ የተለያዩ ነገራቶችን ከመስመር እገዛለሁኝ ለምሳሌ ያክል ልብስ ጫማ አንዳንድ ደግሞ ትኩስ ትኩስ የሆኑ ምግቦችን በመስመር ላይ እገዛለሁኝ ይሄ ማለት ነው። እና ያው መስመር ላይ የሚሸጡ ነገራቶች አብዛኛው እሱቅ ከሚሸጡ ነገራቶች እርካሽ ናቸው። እና ብዙ የኛ ሀገር ህዝብ መስመር ላይ መግዛትን ይጠቀማል ማለት ነው።

አዎ ማር መብላት በጣም እወዳለሁ። ማርን ሁልጊዜ እኛ ቤት ጠዋት ጠዋት ማር እንበላለን። ማር ለጤና ጥሩ ስለሆነ ያው ሁሌም ከእኛ ቤት አይጠፋምና ሁላችንም ማር እንመገባለን። ያው ማር ለሕጻን ልጅ ጥሩ አይደለም ይባላል። አፉ ተብተባ እንዳይሆን ግን እኛ ጋር ሁላችንም እንበላለን። እና ያው ማር መብለጥ በጣም ነው የምንወደው ማለት ነው።

አዎ በሚገባ ስራዎችን በቅድም ተከትል ነው የማስቀምጠው። ይሄን እሰራለሁ ይሄን እሰራለሁ ስቴፕ ባይ ስቴፕ ማለት ነው። እና ስራዎችን በቅደም ተከተል ነው የማስቀምጠው እኔ በፕሮግራም ነው ሁላቸውንም የምሰራው ማለት ነው። አስቤ አቅጀ ስለሆነ ጥሩ ውጤታማ እንድሆን እረድተውኛል ማለት ነው። እና ሁሌ እጠቀማለሁ እሱን መንገድ ማለት ነው

አዎ በሚገባ ጾሞችን ጾማለሁኝ እኔ ያው በሃይማኖትም ግዴታ የሚሆንበት ሰዓት አለ። እና ጾሞችን እጾማለሁኝ ማለት ነው ግዴታ በሚሆንብኝ ሰዓት ግዴታ እንዳይሆንብኝ አንዳንዴ እጾማለሁኝ ጾም ያው ለጤና ጥሩ ነገር ስለሆነ። አብዛኛው ህዝብ ይጾማል ማለት ነው እና አብዛኛው ሰው ለጤናው መጠበቅ ስለሚፈልግ ይጾማል። እና ጾም በሰውነታችን ያሉ ስቦችን ስለሚያቀልጥ ጾምን እንመርጣለን ማለት ነው። ብዙ ጊዜ እንጾማለን ማለት ነው

ያው የተወሰኑ ኢሜሎችን እልካለሁ ብዙም ጊዜ። ኢሜል አልልክም ለሰው ግን አንዳንዴ ያው አለቃ ሲያዘኝ ነው ብዙ ጊዜ የምልከው እና አንዳንዴ አለቃ ሲያዘኝ ያው በኔም በእናቴም በአባቴም እያረኩኝ ኢሜሎችን። ለሰው እልካለሁ ማለት ነው። አለቃው ባዘዘኝ መልኩ እና ኢሜል እልካለሁኝ ለሰው።

እሺ የተለያየ ደንቦችን እወዳለሁኝ ብዙ ግዜ ያው ከህሎች ጭምር እኔ የነጩ ዱቄት ዳቦ ደግሞ በጣም እወዳለሁ ከሰንዴ ማለት ነው። እና ብዙ ግዜ የነጭ ዱቄት ዳቦ ነው። ደስ የሚለኝ እና የነጭ ዱቄት ዳቦ ነው የምበላው ብዙ ጊዜ እየገዛሁም እቤት ነው። የሚሰራው የነጭ ዱቄት ዳቦ ነው ማለት ነው።

አዎ የአትክልት ስራ አደርጋለሁ ብዙ ጊዜ የአትክልት ስራዎችን እሰራለሁኝ የአትክልት ስራዎች በጣም ነው ደስ የሚሉኝ። አትክልቶችን ደግሞ በጣም እጠቀማለሁኝ ማለት ነው። ለጤና ጥሩ ስለሆኑ። ብዙ ጊዜ እነሱን ነገራቶች እጠቀማለሁኝ ማለት ነው። ቤተሰብም ሁላችንም እንጠቀማለን። ይሄንን ነገር ማለት ነው።

አዎ በሚገባ ሰንደል እለብሳለሁ እኛ ጋር። እኔ ብዙ ጊዜ ሰንደል ጫማ እለብሳለሁ እኛ ጋር በተለይ ወደ አፋር አካባቢ የሚገኙ ሀገሮች ላይ ሰንደር መልበስ በጣም የተለመደ ነው ማለት ነው። እና ሁላችንም ሰንደል እንለብሳለን የኢትዮጵያ ህዝብ በአጠቃላይ እኔም በጣም ሰንደል እለብሳለሁኝ ማለት ነው። ሰንደላ በሱ በጀለቢያ በጣም ስለሚያምር እሱን እንመርጣለን ማለት ነው

ያው የቴክኖሎጂ ችግር ከገጠመኝ ምንም ማድረግ አትችልም። አሁን ያለሁበትን ሀገር ለቅቄ መሄድ ነው ማለት ነው ቴክኖሎጂ ወዳለበት አካባቢ። እና ብዙ ጊዜ ግን የቴክኖሎጂ ችግር አይገጥመኝም። ግን ከገጠመኝ አካባቢዬን እቀይራለሁ ማለት ነው። ወደዛ አካባቢ የተሻለ ነገር የሚገጥመኝ ከሆነ።

አዎ በሚገባ ጊዜዬን በደንብ ነው የማስተዳድር ጊዜዬን በአግባቡ የምጠቀም ሰው ነኝ። እና ለጊዜ በጣም ልዩ ትኩረት አደርጋለሁ። ጊዜ ህይወት ነው ይላሉ እኛ አገር እና በጣም ለጊዜ ልዩ የሆን ክብር አለኝ ማለት ነው እና ጊዜዬን በአግባቡ ነው የምጠቀመው ማለት ነው። ጊዜዬን ባልሆነ ቦታ አላባክንም። ጊዜዬን በሚጠቅም ቦታ ላይ አባክናለሁ ማለት ነው።

እኔ በሁሉም መተግበሪያ ያው መልእክት እላላካለሁ። ለምሳሌ ያክል በቴሌግራም እላላካለሁ በኢንስታግራም እላላካለሁ። በቲክቶክም በኢንቦክስ ገብቼ አወራለሁ ማለት ነው ዩቲዩብ ላይም እንደዛው በኮመንት ገብቼ ሰዎች ጋር አወራለሁኝ ማለት ነው። እና ሁሉንም መተግበሪያዎችን እጠቀማለሁ ግን በብዛት ቴሌግራም እጠቀማለሁ። ማለት ነው

ዛሬ የመጀመሪያ ምግቤ እንደተለመደው አብዙኛውን ጊዜ ዳቦ ነው ዳቦ በሻይ ነው የተመገብኩት ማለት ነው። ያው ብዙ ጊዜ እኔ የምመገበው የመጀመሪያ ይሄ ነው ማለት ነው። ዳቦ በሻይ ነው ብዙ ጊዜ የምበላው አንዳንዴ ደግሞ ያው ወይ የተለያዩ ምግቦችን እንበላለሁ ማለት ነው። ልክ እንደዛ እንደ እንቁላል የሚሳሰሉ ነገራቶችን ማለት ነው

አዎ በሚገባ ማህበራዊ ሚዲያዎችን እጠቀማለሁኝ ሁሉንም ማለት ይቻላል። አብዛኛውን ማህበራዊ ሚዲያ እጠቀማለሁኝ ለምሳሌ ቲክቶክ ኢንስታግራም ቴሌግራም እንደዚህ ፌስቡክ ሁላቸውንም እጠቀማለሁኝ። ማለት ነው። እና ከሁሉም መረጃ እሰበስባለሁኝ ማለት ነው

ቤቴን ያው በቀን ሁለት ወይም ሶስቴ አፀዳለሁኝ ማለት ነው። ቤታችን ያው እኛ አፈር ስለሆነ ብዙ ጊዜ አቧራ ይመጥብናል። ስለዚህ እኛ ሁላችን ሁልጊዜ ቤታችን በቀን ሁለቴ ወይ ሶስቴ ቤታችንን እናጸዳለን ማለት ነው። ንፅናችንን መጠበቅ ስለምንወድ ማለት ነው። እና የተለያዩ እንስሳቶች እንዳይመጡብን ማለት ነው።

አዎ መደንዘዝ እወዳለሁ ብዙ ጊዜ ኣደነዝዛለሁ ማለት ነው ሰዎችን አፈዛቸዋለው ማለት ነው። እና መደንዘዝ እችላለሁ በጣም ልዩ ጥበብ ነው ያለኝ መደንዘዝ ላይ። እና እወዳለሁኝ ደግሞ ማለት ነው መደንዘዝ በጣም ነው የምወደው በጣም ደስ ይለኛል ማለት ነው።

አዎ በሚገባ በእጅ መሸመን አውቃለሁኝ የተለያዩ ሽማኔዎችን እሰራለሁኝ ማለት ነው። አንዳንድ ያው አስቸጋሪ ሽማኔዎች አሉ። ግን ብዙ ጊዜ እኔ የሚገጥመኝ ቀላሎቹ ስለሆኑ እሰራቸዋለሁኝ ማለት ነው። እና ሽመና በጣም ደስ የሚል ነገር ነው። እሚሰሩትም ነገራቶች ደስ የሚሉ ነገሮች ናቸው።